ወደ እሱ ከመሄድ በፊት በጣም ብዙ ዝርዝሮችን ይዤ እሄዳለሁኝ። ለምሳሌ የያዝኩት ነገር ባይሆን እንዳይጠፋ ወይደግሞ የያዝኩት ገንዘብ ይብቃ አይብቃኝ። ቋሚ የሆነ ገንዘብ ይዤ ሄጄ ሀሳቤን አሳክቼ እኩል የሆነ ገንዘብ ማምጣት ስለምፈልግ ነው። በዋናነት ደግሞ ይሄ አስተሳሰብ ጥሩ ነው ብዬ እገምታለሁ

እኔ የምወደው መጠጥ ከፍራፍሬዎች መቼም መካከል ሲሆን የማንጎ ጁስ በጣም ይመቸኛል። ቀዝቀዝ ያለና ወደ ውስጤ ሲገባም ጥሩ ቫይታሚኖችን ይዞ ስለሚገባና ሰውነቴን በአሪፍ ሁኔታ እንደሚያውቁኝ ሌሊና ጤናዬን ስለሚጠብቅልኝ በዋናነት የአትክልት ጁስ

ስም አለኝ እሱም ናኦድ ይባላል በጣም የሚመቸኝ ወይም ደግሞ የምወደው ስም ነው። ብዙ ሰዎችም የሚያውቁኝ በሱ ነው። ከዋና ስሜ ራሱ የተሻለ የሚመቸኝ እሱ ነው። ያወጣልኝ ሰው ደግሞ ወንድሜ ነው እሱን ዝም ብሎ በአጋጣሚ ሲመጣላት የተናገረው ቃል ነው። በጣም ይቅር የቀረው

ብዙ ጊዜ የድንጋይ ስብስብ አላደርግም። በዋናነት የድንጋይ ስብስብ ማላደርግበት ጊዜ፣ ጊዜ ስለማይኖረኝ፤ እና አብዛኛውን ጊዜ በስራ ወይም ደግሞ በሌላ ነገሮች ስለማሳለፍ ነው። የመዝናኛ ወይም ደግሞ የትርፍ ጊዜ ካለኝ ግን፣ እንደዚህ አይነት ነገሮች ለማድረግም ብዙም ፍላጎት የለኝም።